የስልኬ ባትሪ ብዙም በጣም ብዙ ሰዓት አይቆይም ቢያንስ በቀን አስራ ሁለት ሰዓት በደንብ ከተጠቀምኩት አስራ ሁለት ሰዓት ብዙም ካልተጠቀምኩት ግን ሃያ አራት ሰዓት ይቆያል ብዙም ጊዜ በጣም ብዙ ሰዓት አልጠቀምም ምክንያቱም ክላስም ስለምሄድ ስለማነብን ምናምን በዛ ሰዓት ስልኬ ስለሚያርፍ በዛን ሰዓት ስለማላነብ ቢያንስ አንድ አንድ ቀን ሙሉ ቀን ያቆየኛል። አንዳንዴ ደግሞ አንድ ቀን እስከ ግማሽ ቢያንስ ዛሬ አስራ ሁለት ሰዓት ቸርጄው ነገ እስከ አስራ ሁለት ሰዓት ምንም ሳይሆን ከዛ በኋላ እስከ ነገ ወዲያ እሚያገለግልበት ቀን አለ። ግን በብዙ ጊዜ የምጠቀመው በቃ ማክሲመም በዛ ከተባለ ሁለት ሰዓት እጠቀመዋለሁ ሁለት ቀን እጠቀመዋለሁ ከዛ ውጪ ግን ብዙም አልጠቀመውም እንጂ የስልኬ ባትሪ በጣም ብዙ ሰዓት ያቆየኛል። አንዳንዴ በጣም ብዙ ብዙ ቀን ያቆየኛል። እንድአንዴ ደግሞ ቶሎ ያልቃል በደንብ ከተጠቀምኩት በተለይ በተለይ ቲክቶክ ከተጠቀምኩ እማ በቃ ቶሎ ነው እሚያልቅ ብዙ ጊዜ። ሌላ ነገር ግን ስጠቀም የመቆየት ባህሪ አለ ቲክቶክ ስጠቀምና ስልክ ሳወራ ደግሞ ቶሎ ይሄዳል። እንጂ ሌላ ቴክስት ስጻጻፍ ምናምን ብዙም ሰዓት አይፈጅም። ዩቲዩብ ስጠቀም ፊልም ሳይ ብራይትነሱን ስጨምረው በዛን ሰዓት በጣም ብዙ ሰዓት ስጠቀም ምናምን ያልቃል። ድሮ በጣም ብዙም ባይሆን የተወሰነ ሰዓት

አዎ አጋጣሚ አሁን ራሱ ኮፍዬ አድርጌያለሁ ብርድም ስለሆነ ያለሁበት አካባቢ በአጋጣሚ አሁንም ኮፍያ አድርጌያለሁ ኮፍያ ማድረግ። በጣም ብዙም ባልወድም ግን ብርድ በሆነ ሰዓት የግድ ያስፈልጋል እና ብርድ በሆነ እዚህ ደግሞ እኔ ያለሁበት አካባቢ በጣም ብርድ እና ቀዝቃዛማ ቦታ ነው። ስለዚህ ሳልፈልግም ሆነ ፈልጌ የግድ ኮፍያ ማድረግ ስለሚገባ። ኮፍያ ማድረግ እወዳለሁ ማለት እችላለሁ። ብዙም ጊዜ ልብሶች ኮፍያ ያላቸው ናቸው ሽራቦቹና ኮፍያ አደርጋለሁ። ለሙቀትን ስል ኮፍያ አደርጋለሁ። በደንብ ሙቀት ይሰበስባል። ኮፍያ አሪፍ ነው።

የመጠጥ ውሃዬን ከተለያዩ ምንጮች አገኛለሁ ለምሳሌ በዋንባ ሄዶ በመቅዳት ወንዝ ሄዶ በመቅዳት ምንጭ ሄዶ በመቅዳት በተለያዩ ቦታዎች ምንጮች ማግኘት እችላለሁ። ግን እኔ አሁን ባለሁበት አካባቢ የማገኘው ከቧንቧ ነው። ከባንባ ሄጄ ያው ብዙም ሩቅ አይደለም ቅርብ ነው። ከዛ ከቧንቧ ሄጄ ነው ቀድቼ የምመጣው ብዙም ጊዜ። የተለያዩ ቦታዎች ግን አሁን በገጠራማ አካባቢ በጣም ሩቅ መንገድ ተጉዘው ነው ሄደው ምንጭ ይዘው ምንጭ ውሃ ቀድተው የሚያመጡ በጣም ሩቅ ያለ መንገድ ተጉዘው እዛ ቀድተው በጫንቃቸው ውጥ ይዘው ነው በጣም ሩቅ ቦታ ይዘው የሚመጡ የመጠጥ ውሃቸውን ለማግኘት ግን እኔ አሁን ባለውበት አካባቢ ቅርብ ነው ባምባ ላይ በመቅደት አገኛለሁ። እንዲሁም ደግሞ የታሸጉ የሃይላንድ ህዋዎችን በመግዛት አንዱን ዊ አይላንድ እሽግ ሁለት ሊትር አርባ ብር አንድ ሊትር ሰላሳ ሰላሳ ብር በመግዛት በእንደዚህ አይነት መልኩም አገኛለሁ። የመጠጥ ውሃዎችን ከእንደዚህ ከእንደዚህ አይነት ቦታ አገኘኛለሁ